አዎ በአንዳንድ የስራ አጋጣሚዎች የአመራር ሚና ኖሮኝ ያውቃል ግን እነሱን ነገሮች ያው በስራና በልምድ በትምህርት እያዳበርኳቸው እስካሁን ደርሻለሁ ማለት ነው። ለተጠየቀው ጥያቄ አዎ አለኝ በደንብ። ግን ደግሞ እነዚህን ነገሮች ለማሳደግ ራሴ ብዙ እየለፋው እራሴ ላይ እየሰራው ነው ያለውት። ያው ክህሎት በማዳበር በመማር እና እያንዳንዱን የምናገኘው ልምድ ደግሞ ተግባራዊ በማድረግ ነው እንግዲህ። ይሄንን ሚና ማሳደግ የምንችለው ወደፊትም በደንብ የአመራር ሚናዬን አጠንክሬ ትልቅ ቦታ መድረስ እፈልጋለሁ አብረውኝም የሚጓዙትን ሰዎች ትልቅ አቅም እንዳላቸው አሳይቼ ለትልቅ ደረጃ ማድረስ ነው ፍላጎቴና። በትክክል ለተጠየቀው ጥያቄ የአመራር ሚና አለህ ወይ ነው የምለው? አዎ ነው መልሴ እጅግ አድርጌ አመሰግናለሁ። ለጥያቄው ከዚህ ባለፈ ደግሞ እንግዲህ ያው በትምህርት በክህሎት እንደዚህ አይነት ልምድ ካላቸው ሰዎች ጋር የመዋል አጋጣሚውን ከዚህ በኋላ በደንብ ስላለኝ በደንብ እያደገ ይሄዳል ብዬ ተስፋ አደርጋለሁ። በርግጥ አዎ ያድጋል በደንብ። ይሄ ነው እንግዲህ የሚመስለው አመሰግናለሁ

ኢንተርኔት አለሽ ወይ ነው የሚለው? አዎ ምክንያቱም ለስራ ሁል ጊዜ ከበኢንተርኔት ነው መስረት የምችለው ትምህርቴንም ስልኬንም ሁልጊዜም ካለ ኢንተርኔት መንቀሳቀስ አልችልም። አሁን ላይ ደግሞ። እንደምታዩት ነው ካለ ኢንተርኔት ካለ ስማርት ፎን ምንም መስራት እየቻለን አይደለም ያለነው። እና ለጥያቄው መልስ የሚሆነው እንተርኔት አለሽ ወይ ነው? አዎ አለኝ። በየቀኑም ለስራ በትምህርት ለማንበብ ለማጥናት ቪዲዮ ለማንበብ ሁሉን ነገር አደርጋለሁ ማለት ነው። በዚህ በኢንተርኔት አመሰግናለሁ በጣም

ውይ በጣም፤ በጣም ነው ሌሎችን ማገዝ፣ መርዳት፣ የምወደው የተፈጠርኩበትም አላማ ነው የሚመስለኝ፤ እና ፈጣሪ አምላክ እርስ በእርሳችን እንድንረዳዳ ፈጥሮናል፤ እና እንደውም ይሄንን መክሊቴን፤ ይሄንን ከፈጣሪ የተሰጠኝን ስጦታ እንደው እንዳላባክን ሁላ መስጋት ጀምሬያለሁና፤ አዎ፣ በደንብ አድርጌ ሌሎችን መርዳት እወዳለሁ፤ እግዚአብሔር አምላክ በረዳኝ መልኩ በገንዘብ፣ በአቅም በሁሉም ነገር ሌሎችን እንደው ብረዳ፤ መድኃኒዓለም ቢረዳኝ ደስ ይለኛል፤ እንግዲህ ፈጣሪ ይርዳኝ ነው የምለው፤ ሌላ ምን እላለሁ፤ ግን በቃ ለጥያቄው መልስ እንዲሆን ሌሎችን መርዳት በደንብ ነው የምወደው በደንብ ማለት ነው፤ እሱ ላይ በደንብ አጠንክሬ ብዙዎችን የሚጠቅም ስራ ሰርቼ ማለፍ ነው የምፈልገው፤ ስለዚህ ይህ በጣም ቆንጆ ጥያቄ ነው፤ እንደውም በደንብ ለመመለስ እሞክራለሁ፤ በቃ ጥያቄው በጣም ልብ የሚነካ ጥያቄ ነው፤ ሁላችንም መጠየቅ ያለብን ጥያቄ ነው፤ ሁላችንም እዚህ ምድር ላይ ያለን ሰዎች ተረዳድተን ከዚች ከባድ ምድር እንግዲህ መሻገር አለብን ብዬ አስባለሁ፤ ይሄን ደግሞ ማድረግ የምንችለው፤ ስንረዳዳ፣ እጅ ለ እጅ ስንያያዝ፣ ስንጠነክር፣ ነው እና አሱ ነው፤ ሌላው ደግሞ በቃ በእውቀትም በአቅምም፣ በቃ በሁሉም ነገር ከእኔ ለሚፈልጉ ሰዎች እንደው በቻልኩት መጠን ማድረግ የምችለውን ነገር ማድረግ ደስ ይለኛል፤ አመሰግናለሁ፤

አዎ ማር ደስ ይለኛል። ብዙም በጣም የምወድም ባልሆን ግን አንዳንድ ጊዜ ደስ ብሎኝ እበላለሁ ለጤናም ጥሩ ነው። ትክክለኛ ጣፋጭ ነገር ያለው እሱ ላይ ስለሆነ ደስ ብሎኝ እበላለሁ ሳይበዛ በትንሹ በዳቦም ብቻውንም አንዳንዴ ለመድሃኒት ከነጭ ሽንኩርት ጋም ተቀላቅሎ አንዳንዴ ደግሞ ተበጥብጦ ብርዝ የሚባል ነገር አለ እንደዛ ተደርጎም በደንብ ተሰርቶ በተለያየ አይነት መንገድ እወዳለሁ ማለት ነው። በይበልጥ ግን ይሄ የትግራይ ማር የሚባል አለ። ነጭ ማር እሱ በቃ በጣም አንደኛ ነው። ለጤናም በቃ ሁሉ ነገሩ ሰላም አለውና እሱኛውን በጣም እመርጠዋለው። አንዴ ደግሞ የጫካ ማር ተብሎ አይቼ ነበረ። ከዛፎች ላይ ምናምን የሚወርደው ማለት ነው። እሱም ትንሽ ከበድ የሚል ይመስለኛል ሳየው አልቀመስኩትኝም ግን እሱንም ብቀምሰው ደስ ይለኛል። ግን በቃ ማር የማይወድ አለ ወይ ማር በጣም የምወደው ደስ ብሎኝ ነው በቀምሰው አመሰግናለሁ።

አዎ የሸክላ እቃዎችን በቃ እንደውም ደስ ብሎኝ ነው የምጠቀምባቸው። በጣም አሁን ለምሳሌ ምግብ መስሪያዎች አሉ የሽሮው ሊሆን ይችላል ውይ በደንብ ደግሞ የምወደው። ከሽሮ ባለፈ ዶሮ ሆኖ በሸክላ ሲሰራ ከዶሮውም ስጋ ምናምን ምስር በቃ ሁሉ ምግብ በሸክላ ቢሰራ ወይ እማዬ ነበረ። ግን አሁን ላይ የብረድ ድስቶች ምናምን መጡና አሁን በሸክላ ብዙም አናበስልም። ሲበስል ግን አቤት በሸክላ ቢሆን እንዴት ደስ እንደሚል። ያ ደግሞ ዳቦ ቢሄድ ወደ አቦ የሚጋገረው ሁል ጊዜ በየበአሉ እኛ ቤት በሸክላ ነው። በሸክላ ምጣድ ነው የሚጋገረው ያው እንጀራም ሲጋገር። የሸክላ ምጣድ አለን ኤሌክትሪክም ቢሆን ያው ከሸክላ የተሰራው እሱን ነው የምንጠቀመው። ከዛ ባለፈ እንግዲህ መጠጫዎች አሉ ቡና ሲኒያችን በሽክላ ነው። እቃ ወጥ ማቅረቢያችን። ምግብ ማቅረቢያ ሁሉ አብዛኛው የውጭም ቢሆን ወይም ደግሞ ከቻይና ምናምን። ኮፒ የተደረገ ቢሆንም ግን የሸክላ ነው የምንጠቀመው በጣም በአብዛኛው መጠጫችን ሁሉን ነገር ሳይቀር ቡና መጠጫችን። ቡና በቃ ሁሉን ነገር ማለት ነው ኢትዮጵያ ውስጥ እና። የሸክላ እቃዎችን በጣም በሚገባ ደስ ብሎኝ ነው የምጠቀመው። እንደውም ባህላዊ በሆነ መልኩ በደንብ ነው ምንጠቀመው ወደፊት እንደውም ቤት ሁላ የሸክላ ቤቶችን ሁላ ሚኖሩኝ ይመስለኛል። የጠላ መጠጫ ማቅረቢያ የውሃ መጠጫ ምናምን በጣም ህይወቴን ማይገቡኝ። እነሱን ነገሮች ባደርግ በጣም ደስ ይለኛል። አመሰናለው።

እሳት ለማንደድ ምን ትጠቀሚያለሽ? አንደኛ ከሰል። ሁለተኛው እንጨት በደንብ ስንጥጥር አድርጌ አስቀምጥና ከዛ እሱን አድርጌ ካርቶን ካገኘው ጥሩ ነው ለማያያዝ አሪፍ ይሆንልኛል። ክርቢት ይኖረኛል ከዛ ላስቲክ ራሱ በጣም አሪፍ ዘዴ ነው። አናንተ ላስቲክ መጀመሪያ ወረቀት ላይክ ወይ ካርቶኒሽ ላይ ታደርጊውና ከዛ ላስቲኩን። ካነደድሽ በኋላ ከዛ እንጨቱ ላይ ታደርጊዋለች ከዛ ካርቶን ታደርጊበታለች ከዛ እንጨቱ ይቀጣጠላል። ትንሽ ከዛ ንፋስ ላይ መተው ነው። ከዛ ራሱ ሲገጣጠል ይታያል ማለት ነው። እና በጣም አሪፍ ዘዴ ነው። እንደውም ቅርብ ጊዜ ነው እንትናችን የተበላሸው እና በየጊዜው በሚባል ሁኔታ በከሰል ነው እየተጠቀመን ያለነው። አሁን ሶ በጣም በአብዛኛው ሁኔታ እሳቶችን የማንደድ አጋጣሚዎች እየተፈጠሩና እያነደድኩኝም ያለሁት። ስለዚህ በቃ ደስ ብሎኝ ነው የማነዳው የምጠቀመው። ስለዚህ አሪፍ እየሄደ ነው። ሁሉ ነገር አመሰግናለሁ

የተወለድኩበት አካባቢ ነው ይሄ አካባቢ። ጎፋ ይባላል ጎፋ አዲስ አበባ ውስጥ ነው የምኖረው ከልጅነቴ ጀምሮ ከተወለድኩኝ ጊዜ እንግዲህ እስካሁን ድረስ ሌላ አካባቢ ኖረን አናውቅም እዛው አካባቢ ነው የምንኖረው እና አልጠላውም ግን ቦታ ብቀይር አካባቢ ብቀይር የማገኛቸውን ሰዎች ብቀይር የህይወት ተሞክሮ ባዳብር ደስ ይለኛል። አዎ ቦታው ላይ ከመቆየት የተነሳ አንዳንድ ሰዎች ጋር እንደው ማለት በቃ ከበድ ህይወቴንም ከበድ የሚያደርጉብኝ ሰዎች ምናምን አሉ ግን ደግሞ እንደው በተቻለ መጠን በተቻለ መጠን አካባቢውን ካለመውደድ ጋር ሳይሆን በቃ ቦታ ቀይሬ አዳዲስ ተሞክሮዎችን የህይወት ሰዎችን ምናምን ብትዋወቅ በጣም ደስ ይለኛል ለጠየቀው ጥያቄ አልጠላውም አልወደውም እውነት ለመናገር አዲስ አካባቢ ባይ አዲስ አካባቢ ብጎበኝ አዲስ አካባቢ መኖር ብጀምር ደስ ይለኛል አካባቢዬን ብቻ ሳይሆን አንዳንድ አሁን ላይ ራሱ በዙሪያዬ ያሉ አንዳንድ እየረበሹኝ ያሉ ቅርብ ጊዜ ታዋወቅኳቸው ሰዎች አሉ እነሱም ራሱ ያው ማስተካከል ባለብኝ መልኩ እንግዲህ አስተካክዬ እነሱንም ቀናንሼ እንደዛ አደርጋለሁ ማለት ነው። አመሰግናለሁ።

አዎ። ቅመማ ቅመም የበዛበት ምግብ ደስ ይላል እኮ የኢትዮጵያዊም አይደለም ያው ሁሉ ምግባችን ውስጥ ቅመማ ቅመም አለ ሁሉ ምግባችን ውስጥ የሚዘጋጀው ምግባችን ውስጥ አሁን ለምሳሌ ከጤፍ ብንጀምር ጤፍ ላይ እንጀራ ለመጋገር ነው የሚጠቅመን አይደለ አብሽ ይጨመራል። እሱም አንዱ ቅመማ ቅመም ነው ሽሮ ስናስፈጭ በቃ የማይገባ የቅመማ አይነት የለም። ዳቦ ስንጋግር የማይገባ የቅመም አይነት የለም። ወጥ ስንሰራ እነ ኮረሪማ እነ መከለሻ። የማይገባ የቅመማ አይነት የለም። ቅቤ ስናነጥር የማይገባ ይቅመም አይነት የለም። በርበሬ ስናስፈጭ በርበሬ ስንደልስ በቃ ከነጭ ሽንኩርት ከሽንኩርት ከቀይ ሽንኩርት ከአዝመሪን። ከ በቃ ያለውን እነ ኮረሪማ በቃ የማይገባ የምግብ አይነት የለም። በሶ ስናስፈጭ ቀረፋ ምናምን እናስገባበታለን። በቃ ስለዚህ ሁሉም ውስጥ ሁሉም ምግባችን ውስጥ ቅመማ ቅመም አሉ። እና ቅመማ ቅመም የበዛበት ምግብ ትወዳለህ ወይ? አዎ ደስ ይለኛል ለጤናዬም ጥሩ ነው። በሽታ ይከላከላል ጠንካራ እንደሆን ያደርገኛል። ነገሮችን በደንብ እንዳከናውን የነግሩኛል ጣፍጦኝ ነው የምበላው ደስ ብሎኝ ነው የምበላው። የምመገበው ስለዚህ ቅመማ ቅመሞች በጣም ነው የምወደው ደስ ብሎኝ አስደስተውኝ። ነው የምበለውና በደንብ እወዳለሁ እመሰግናለሁ

ዜና በመስመር ላይ ታነባለህወይ? ወይ ታነብያለሽ ወይ ነው የሚለው አይ ዜና ማንበብ ሳይሆን ፕሮግራም ግን የመምራት እድል ገጥሞኝ ያውቃል። እንደውም በጣም ነው ድምፄን የሚወዱት ምናምን ፕሮግራሙ ስመራ ማለት ነው። ፕሮግራም የመምራት ፕረዘንቴሽን የማቅረብ እንደዛ እንደዛ አይነት እድሎች ገጥመውኝ ያውቃሉ። ዜና ግን አንብቤ አላቅም ወደፊት ማንበብ ትፈልጊያለሽወይ? ታዋቂ የ ቴሌቪዥን ጣቢያ ተብዬ ብጠየቅ እራሱ አይ። ዜና የማንበብ ተሰጦም ፍላጎቱም ሁሉም ነገር የለኝም። እና እንደዛ ማደርግ አይመስለኝም አመሰግናለሁ።